አዎ በሚገባ አውቀዋለሁ ጎዳናውም የራስ ደስታ ዳምጠው ጎዳና ይባላል። ከፒያሳ ወደ ጳውሎስ የሚሄድ ነው። በሚገባ አውቀዋለሁ። ራስ ደስታ ዳምጠው ጎዳና ይባላል። አውቀዋለሁ አወ።

አዎ ፍየል እንዲሁም በቅርቡ ከጎረቤት ለአመት በዓል የታረደው ቆንጆ የሚያምር ነጭ ፍየል ነው። እሱ እንግዲህ የቅርብ ዝታዬ ነው ፍየል አዎ በሀገራችን ውስጥ አሉ ከሚባሉት የቤተሰቦች ውስጥ አንዱ በመሆኑ ምን ጊዜም የማየት እድሉ አለን። ገበያ ላይ ከወጣን ደግሞ በሚገባው እናያለን ፍየል አይቼ አውቃለሁ።